እሺ ሶስተኛ ጥያቄ በመስመር ላይ ሙዚቃ ትሰማለህ ወይ የሚለው ጥያቄ በጣም ደስ የሚል ጥያቄ ነው በመስመር ላይ ሲል ምን ለማለት ፈልገው ነው። በጉዞህ ላይ በመንገድህ ላይ ለማለት ፈልገው ነው። ሊሆን ይችላል በቃ ይሄንን ጥያቄ ስሰማ ምንድነው? የመጣልኝ አንድ ቀን የሆነ ልጅ የሆነ መንገድ ሄደን ደስ ይላል ግን በቃ ሰው መተባበር ነው ሊሆን የሚችለውን እኔ ሳስበው ከዛ ሄደን እንደዚህ መሄድ ትፈልጊያለሽ ወይ ምናምን ብሎ ሲጠይቀኝ። አዎ ብዬ መለስኩለትና ከዛ ምንም አላወራኝም እሺ ሰላም አለኝ ገባሁኝ። ከዛ አንድም ቃል አልተነፈሰም ብቻ በየት በኩል እንደሚሄድ ነበር የጠየቀኝ። እኔ ደግሞ ነገርኩትና በቃ እሺ ብሎ ከዛ እዚህ ጋር ነው የምትወርጂው ወይስ እዚህ ጋር የኔ መንገድ በዚህ ጋር ስለሆነ በዚህ ይመችሽ ይሆናል ወይ? ምናምን አለኝ እና እሺ ምናምን ብዬው ከዛ አወረድኩኝ ምንም ቃል ሳይናገር ግን። በመስመር ላይ በነበርኩበት ሰዓት ሙዚቃ እየሰማ ነበር እሱ እና የሚሰሙ ሙዚቃ በጣም ነበር የሚገርመው ስምቻቸው ማላቃቸው ሙዚቃዎች ናቸውና የትኛው ቋንቋ እንደሆነ ራሱ ለመለየት ይከብድ ነበረ። እውነት ለመናገር ከተባለ ማለት ነው ቋንቋን በጣም ይከብደኝ ነገር ማለቴ ምን አይነት ቋንቋ እንደሆነ አልገባኝም ነበር እና። እኔ በጣም ነው ሙዚቃ የማዳምጠው እኔንጃ በጣም ብዙ ሰው ሙዚቃ ይወዳል በቃ እንደዚህ ሙዚቃ የአለም መግባቢያ ይባል የለም። ለዛም መሆን አለበት በቃ የሆነ ከውስጣችን ጋር ምያያት ነገር አለው በቃ ፈጣሪ ለኛ የሰጠን ከውስጣችን ጋር የሚያያዝ ነገር። ያለ ይመስለኛ ዝም ብየ ሳሰበው ምክንያቱም መሆንም አለበት ምክንያቱም በቃ ይሄ እነዚህ የ ለምሳሌ የተለያዩ የሙዚቃ መሳሪያዎች አሉ አይደለ የመሃላዊ አሉ እነዚህን ደግሞ በክር የሚሰሩ ክር ነው የሚባለው ወይስ ምንድነው የሚባለው ስሙ? እንደዚህ በክር ምናምን የሚሰሩ ማለት ነው እነዚህ ባንዲራዎችን ነው ይቅርታ ምንድነው ያልኩት? ሰው እየሰማ መንገድ ላይ ይነዳል ማለት ነው። ሙዚቃ እየሰማና በመስመር አዎ እኔ በጣም ነው የምወደው ሙዚቃ በመስመር ላይ በምሄድበት ሰዓት እሰማለሁ ዛሬ የጧት ራሱ እየሰማሁኝ ነበረ። እና ስወድ ደግሞ እኔ በቃ አንድ ነው ደጋግሜ የምሰማው ከዛ ከዛ በኋላ መስማትም አልፈልግም። እና አዳዲሶቹን ነው በቃ እኔ ብዙ ያልተለመደ ለምሳሌ ያልተለመደ ስል እኔ ስሸመድደው ከዛ ዘፋኝ ጋር ዘፈን ጋር ያለኝ ግንኙነት ያበቃል ማለት ነው ብሸመድደው ያው በቃ ያበቃል ምክንያቱን ስልችት ነው የሚለኝ ቶሎ ከያዝኳት አልለቃትም በጣም ለብዙ ጊዜ ነው እኔ ጋር የምቆየው። ከዛ በኋላ ምንድነው እዚህ ጋር ያለው ስህተት? እሺ ጨርሰናል መሰለኝ እዚህ ጋር ያለውን እና ከያዝኳት አልለቃትም ከእኔ ጋር ብዙ ሰዓት ትቆያለች ከዛ በቃ ማለት ህይወት ነው ሙዚቃ ማለት ህይወት ነው። በጣም ብዙ ነገሮችን የምናደርግበት ነው እና ሁሉም ነገራችንን የምንገልጽበት ስለሆነ በቃ እንደዚህ በቀላሉ መታየት መያዝ ያለበት ነገር ነው ብዬ አላስብም። በቃ እና ከሰው ጋር የሚያፋቅር የሆነ ካምፕ ፊት የነበረን ማስታወስ የምፈልገውን ነገር የሚያስታውሰን ማስታወስ የማንፈልገውን ነገር ራሱ ሲያስታውሰን በተለይ እኛ ጥሩ ስትሰሳስብ ላይ ካለን እንደዛ ልናደርግ እንችላለን ማለት ነው። በደንብ አድርገን ልንማማርበት እንችላለን ምንም ማድረግ ይቻላል ስለዚህ አዎ ግዴታ ነው ሙዚቃ መስማት ግዴታ ነው ምንም አይነት ቋንቋ ቢሆን ደስ ይላል። ግን በተለይ የምናውቀው ቋንቋ ቢሆን ነው ከሁሉም በላይ የሚመረጠው እንጂ እንደዚህ መሆኑ በጣም ነው ደስ የሚለውና በዚህ በዚህ መሰረት እንደዚህ ይደረጋል እኔ አንዳንዴ የሚገርመኝ በቃ እንደዚህ ባለትዳሮች ሆነው በጣም የሚዋደድ ሰዎች ፍቅራቸው ምንድነው የሚባለው በቃ የማይሰለቻቹ ማለት ነው። ይሄ በጣም እድል ነው እንደውም አንደኛው ዘፋኝ ነውና ሙዚቃስ ዘፈነላት ለእሷ ከዛ ብዙ ደስ ላይ ሊችል ለአድማጩ ለሰሜው ግን ለራሷና ለእሱ ግን በቃ ትርጉም ያለው ዘፈን እሷን ይገልጽልኛል ብለው ያሰበውን ዘፈን የዘፈነላት እሷም ደግሞ አዎ እንደዛ በቃ ከልቡ ተመላልሶ እዛ ስራ ቦታው ሄዶ የጻፈው ስለሆነ። በቃ እዛ ቤት ፍቅር በፍቅር ነው የሚሆነው ማለት ነው። ስለዚህ እንደዚህ እንደዚህ ሆኖ ስለሚቀጥል በጣም አሪፍ ነው። የሚሆነው ማለት ነው። ሲመጣ የሚመጣውን ውጤት በአጠቃላይ በምንድነው እና ሙዚቃ በደንብ ነው የምሰማው በጣም ነው የማዳምጠው በጣም ነው የምወደው